እንግዲህ መኪና ስንል መኪና ማለት ተሽከርካሪ ነው በሞተር የሚሰራ ነገር ነው ሰው ሰራሽ ማለት ነው። እንግዲህ መኪና ለብዙ አገልግሎቶችን ይጠቅመናል ለትራንስፖርት ይጠቅመናል ለጭነት ይጠቅመናል እንዲሁም ለእርሻ እና ለተለያዩ ነገሮችን ይጠቅመናል ማለት ነው። ምክንያቱም በትራክተር መርኩ የሚሰሩት ለእርሻ ስራዎችን ይጠቅሙናል እንዲሁም የጭነት መኪና የሆኑ ትላልቅ ተሳቢዎች ደግሞ ጭነት ከተለያዩ ቦታ ወደ ባህል ሀገር ያጓጉዙልናል ማለት ነው። ስለዚህ መኪኖች የተለያዩ አይነት መኪኖች አሉ በአለም ላይ ከተለያዩ አገሮች የሚመጡ ማለት ነው። ማለትም እንደየአገሩ ስታንዳር ወይ ደግሞ እንደየአገሩ የጥራት ደረጃ የተለያዩ ጥራት ያላቸው መኪኖችን ያቀርባሉ ማለት ነው። መኪና እንግዲህ የተለያየ ዋጋ ነው ያላቸው በተለያዩ በጣም ውድ የሆኑ መኪኖች አሉ እንዲሁም በጣም ቅናሽ የሆኑ ዋጋቸው መኪኖች አሉ ማለት ነው። ወደ እኛ ሀገር የሚገቡም የተለያዩ በዛ ልክ የተለያዩ መኪኖች ይገባሉ በጣም ውድ የሆኑ በሚሊየንስድ የሚቆጠር ብር የሚገዙ መኪኖች አሉ። እንዲሁም መካከለኛ ዋጋ ያላቸው የድሮ ሞዴል የሆኑ የቆዩ መኪኖችም አሉ ማለት ነው። ስለዚህ መኪና ስንገዛ ያው እንደየአቅማችን በአቅማችን ደረጃ መግዛት እንደምችል ያሳያል ማለት ነው። እንግዲህ መኪና ይሄን ያህል ካልን መኪኖች የት ለተለያየ አብልግሎች እንደሚውሉም ጠቅሰናል። ትላልቅ ባሶች አሉ ለክፍለ ሀገር ወይ ደግሞ ለሩቅ መንገድ የሚያገለግሉ እንዲሁም በከተማ ውስጥ የሚያገለግሉ ባሶችም አሉ ማለት ነው። የህዝብ መግማላለሻ እንዲሁም ትናንሽ መኪኖች አሉ ለራይድ እና ለተለያዩ አገልግሎቶች የሚውሉ በሀገር ውስጥ ማለት ነው። ስለዚህ የመኪና አገልግሎት በጣም ብዙ ነው በብዙ መጥቀስ ይቻላል። ነገር ግን ለዛሬው ይሄ ይሄን ያህል ማለት ይቻላል ማለት ነው። ስለ መኪና ካልን መኪና ምን እንደሆነ? እንዴት እንደሚሰራ እና እንዲሁም ለምን አገልግሎት እንደሚውል? ያን ያህል ከጠቀስን ይበቃል።

እንግዲህ ቡና ሲባል የተክል አይነት ነው የተክለ አይነት ሁኖ ፍሬ የሚያወጣ የተክለ አይነት ነው። ከዛ ከፈራ በኋላ ተለቅሞ ወይ ደግሞ የጫካ ቡና ተለቅሞ ከደረቀ በኋላ ታጥቦ ነው ወደ ጥሩነት የሚውለው። ይህ የደረቀ ቡና ተቆልቶ ወይ ደግሞ ከተቆላ በኋላ ተወቅጦ እንደገና በፈላ ውሃ ወይ በጀበና ወይ ደግሞ በሌላ ነገር እንድንጠጣው ይደረጋል ማለት ነው። ስለዚህ ይሄን ለተለያየ በተለያየ የስራ አጋጣሚ የስራ ድካም ሲሰማን ወይ ደግሞ ሰውነታችን መድከም ሲኖር እንድናቃቃ የሚያደርገን ተክል ነው ማለት ነው። ስለዚህ ቡና በኢትዮጵያ በጣም ልዩ የሆነ አጠቃቀም አለው። ቡና ደረጃዎች አሉት እንዲሁም ቡና ስንጠጣም የራሱ ስርዓት የሆነ ስርዓት አለው ማለት ነው። እንደሌላው አለም ቡና አንድ ጊዜ ጠጥተህ የሚያልቅ ነገር አይደለም። ሶስት ደረጃዎች አሉት ማለት ነው። ቡና ስንጠጣ በኢትዮጵያ ውስጥ እነዚህ የመጀመሪያ ቡና ይጠጣል ከዛ ሁለተኛ ሶስተኛ እያለ ይጠጣል ማለት ነው። ብዙ ሰዓት ነው የሚፈጀው ቡና ለመጠጣት በኢትዮጵያ በኢትዮጵያ ባህል ማለቴ ነው። ስለዚህ ቡና በየሀገሩ የተለያየ ስያሜ ሊኖረው ይችላል የተለያየ የስርዓት ሊኖረው ይችላል። ቡና የሚጠጣበት ስርዓት በኢትዮጵያ ግን ለየት የሚያደርገው ነገር ይሄ አሁን የጠቀስኩት ነው ማለት ነው። ስለዚህ ቡና በአለም ላይ በጣም የታወቀ ነው። እንደነ ብራዚል ያሉ አገራት ቡና እንደሚያምርቱ ይታወቃል ማለት ነው። ኢትዮጵያም ከእነሱ አንዷ ናት ተወዳዳሪ ናት በአለም ደረጃ ላይ የኢትዮጵያ ቡና በጣም በጣዕሙ ልዩ ነው ይባላል ማለት ነው። ስለዚህ ቡና ይሄን ማለት ይቻላል ማለት ነው። ስለ ቡና

ምርት ሲባል እንግዲህ ምርት ማለት አንድ ነገር ማምረት ነው አዲስ ነገር መፍጠር ወይ ደግሞ ማራባት ወይ ደግሞ እንዲበዛ ማድረግ ሊሆን ይችላል ማለት ነው። ስለዚህ ምርት ሲባል አዲስ ነገር የተፈጠረውን ወይ ደግሞ የእህል ምርት ሊሆን ይችላል እንዲሁም የአልባሳት ወይ ደግሞ የእቃ የፕላስቲክ እና ሌሎች ነገሮችን ሊሆን ይችላሉ። እንዲሁም ኤሌክትሮኒክስ የሆኑ የፋብሪካ ውጤቶችም ሊሆን ይችላሉ። ስለዚህ ምርት ሲባል አዲስ ነገር መፍጠር ማለት ነው። ስለዚህ በአለም ላይ በጣም ብዙ ምርት አምራች የሆኑ ድርጅቶች አሉ ካምፓኒዎች አሉ እነዚህ ድርጅቶች አዳዲስ ነገሮችን ያመርታሉ ማለት ነው ለገበያ ያውላሉ። ለገበያ የዋለቱን እቃዎች ወይም ምርቶች ደግሞ ገዢ ያገኛሉ ማለት ነው። ወደ ተለያየ አገሮችም ኤክስፖርት ሊላኩ ይችላሉ። ምርቶቹ እንደየምርቶቹ ጥራት እንደየሀገሩ ህግ መሰረት ማለት ነው ተቃባይነት ያገኛሉ። ገዢዎችም በዛ ልክ ያቅማቸው ወይ የሚፈልጉትን ነገር ይገዛሉ ማለት ነው። በደረጃው

ሰራተኛ ስንል እንግዲህ አንድ ሰው በአንድ ድርጅት ተቀጥሮ ሲሰራ ማለታችን ነው። እንግዲህ ሰራተኛ የሚባለው ሰራተኛ የሚያስብሉት መስፈርቶችን ማሟላት መቻል አለበት በህጋዊ የተቀጠረ ስሙ የታወቀ እንዲሁም የተመዘገበ በፔሮል ወይም ያለ የሰፈረ መሆን መቻል አለበት። ሰራተኛ ሊባል ከሆነ ማለት ነው። ሰራተኛ በሁለት መልኩ ሊገባ ይችላል በጊዜያዊነትና በቋሚነት ማለት ነው። ጊዜያዊነት ሲባል ለአጭር ጊዜ የሚቆይ ወይ ደግሞ ኮንትራት ሊሆን ይችላል። እንዲሁም በቋሚነት ሲባል እስከ እለተ ጦረታው እዛ የሚቆይ ነው የሚሆነው ማለት ነው። ጥፋት አጥፍቶ ወይ በሌላ ምክንያት ከድርጅቱ ካልተሰናበተ ወይ ቅነሳ መጥቶ ካልተቀነሰ በስተቀር። በድርጅቱ ውስጥ ለቀጣይ የሚቀጥለው እስከ ጡረታ የሚወጣ ወይ ስልሳ አመት እስኪሞላው ድረስ። እዛ የሚቆይበት ሂደት ነው ማለት ነው። ስለዚህ ሰራተኛ የሚባለው ይሄን ሰራተኛ ለድርጅቱ እያገለገለ ክፍያዎችን የሚቀበል ወይ ደሞዝ ያለው ቋሚ የሆነ ደሞዝ ያለው ነው ማለት ነው። ስለዚህ። ሰራተኛ ስንል ይሄንን ነው ሰራተኛ በጊዜያዊነት ሲሰራ እንዲሁ ለክፍያ ነው በነፃ የሚሰራ ሰራተኛ ሰራተኛ አይባልም ማለት ነው። ስለዚህ የነፃ ስራ የሚባልም አይኖርም ማለት ነው። ስለዚህ ስራተኛ ከሆነ ቃሉን እንደሚያሳየን የሚሰራ የሚያገለግል የተለያዩ ግልጋሎቶችን የሙያም ይሁን የጉልበት ስራዎችን የሚሰራ ማለታችን ነው ማለት ነው። ስለዚህ አንዳንድ ስራዎች በጣም ከፍ ያለ ክፍያ የሚከፈልባቸው ሊሆኑ ይችላሉ። አንዳንዶች ደግሞ በጣም ትንሽ ስራ ትንሽ አገልግሎት የሚሰጣቸው ሊሆን ይችላሉ ማለት ነው። ሰው እንደየሙያ ወይ እንደየችሎታው የተለያየ ክፍያ ያገኛል ማለት ነው። ሰራተኛ ሲሆን ሁሉ አይነት አንድ አይነት ክፍያ አይሰጠውም። አንድ ዶክተርም ሰራተኛ ነው አንድ ተራ የጉልበት ሰራተኛም ሰራተኛ ነው። በሰራተኝነታቸው ማለት ነው ነገር ግን የክፍያቸው ይለያያል ማለት ነው። የተለያየ ክፍያ ይነራቸዋል ማለት ነው። እነዚህ ሁለቱም ሰራተኞች የተለያየ ክፍያዎች ይኖራቸዋል ማለት ነው።

መጠጣት ሲባል እንግዲህ ፈሳሽ ነገር መውሰድ ማለት ነው። እንግዲህ መጠጣት ሲባል ውሃ ሊሆን ይችላል በብዛት ሰው ነው ውሃ መጠጣት ብሎ ይገልጸዋል ውሃ ለመጠጣት ማለት ነው። ነገር ግን ሁሉም አይነት ፈሳሾች የሚጠጡ ነገሮችን መውሰድ መጠጣት ይባላል ማለት ነው። ለምሳሌ ጁስ መጠጣት ይባላል ለስላሳም መጠጣት ይባላል እንዲሁም ቡናም መጠጣት ይባላል ማለት ነው። እንዲሁም ውሃ ውሃም መጠጣት ተብሎ ሊወሰድ ይችላል ሌሎች አልኮል ነገሮችም መጠጣት ነው የሚባለው። እንግዲህ አልኮል ወይ ሌላ ፈሳሽ ነገር ስንወስድ በላን አንልም ጠጣን ነው የምንለው ማለት ነው። ወይ መጠጣት ይበላል ማለት ነው። ስለዚህ መጠጣት ሲባል በፈሳሽ መልክ የምንወስደው ምግብ ማለት ነው። እንግዲህ በምግብ በምግብ ስንል የተለያዩ መጠጦችም እንደ ምግብ ይጠቅምናል ማለት ነው። ለምሳሌ በጁስ መልክ ወይ ደግሞ በተለያዩ ፈሳሽ መልክ የምንወስዳቸው እንደ ወተት ወይስ የመሳሰሉት በፈሳሽ መልክ የሚንወስዳቸው ምግቦች እንደ ምግብ ይቆጠራል ማለት ነው። ይሄን ምን እንላለን መጠጣት እንላለን ማለት ነው

ቃል መጠየቅ ሲባል እንግዲህ ቃል መጠየቅ በአንድ ጠያቂ እና አንድ ተጠያቂ ባሉበት ሊሆን ይችላል ቃል መጠየቅ የሚደረገው። ይሄ ቃል መጠየቅ ስንል በባለሙያ ወይ በጋዜጠኛ የሚካሄድም ሊሆን ይችላል። ወይ ደግሞ ብዙ ሙያ የሌለው ነገር ግን አንዳንድ ፕሮግራሞችን ያዘጋጀ አካል ሊሆን ይችላል ማለት ነው። ብዙ ጊዜ ግን ቃል መጠየቅ የሚፈጸመው በመሪዎችና በጋዜጠኞች መሃል የሚደረግ ቃለመጠየቅ ይበዛል ማለት ነው። እንዲሁም ታዋቂ ሰዎች ወይም ደግሞ ዘፋኞች ይተላዩ በመድረክ ላይ የሚታዩ ታዋቂ ሰዎች ሊሆን ይችላሉ ማለት ነው። ቀል መጠየቅ ሲደረግላቸው ለህብረተሰቡ የሚያስተምሩ የሚያዝናኑ እንዲሁም ብዙ ተሞክሮዎችን አላቸው ስላሉ ተብለው ስለሚገመት ብዙ ተመልካችንም ይነራቸዋል ማለት ነው። ስለዚህ የእነሱ ቃለመጠየቅ ለማየትም ብዙ ሰው ወደ ተለቪዥን ወይም ደግሞ ወደ ሬድዮ ፕሮግራሞችን ይካተላል ማለት ነው። ስለዚህ አለመጠየቅ ሲደረግ ብዙ ቁም ነገሮችን ይተላለፋሉ ብዙ ተሞክሮዎችን ያስተላልፋሉ ትምህርቶችን ይሰጣሉ እንዲሁም መምሪያዎችም ሊያወርዱ ይችላሉ ማለት ነው። እንደ መንግስት ካየነው ቀን መጠየቅ ሲደረግ አንዳንድ ህጎችን ሊሻሻሉ ይችላሉ እንዲሁም ህጎችም ሊጨመሩ ይችላሉ ማለት ነው። አዳዲስ አዋጆችም ሊነገሩ ይችላሉ በቃ በቃለመጠየቅ መልክ የሚቀርቡ አዳዲስ ነገሮችን ልንሰማ እንችላለን ማለት ነው። ስለዚህ ቃለመጠየቅ የሚደረገው በአንድ ባለሙያ የሆነ ጋዜጠኛ ወይ ሁለት ሶስት የሆኑ ጋዜጠኞች እንዲሁ ተጠያቂ የሆኑ ግለሰቦች ወይ ደግሞ ቡድኖች ሊሆኑ ይችላሉ ማለት ነው። የሚመለከታቸው አቀራራት ወደ መድረክ ቀርበው ለሚሰጡት ቃል ቃል መጠየቅ ይባላል ማለት ነው።

አፍ ስንል እንግዲህ አፍ የምንበላበት ወይ የምንናገርበት አፋችን ማለታችን ነው። እንግዲህ አፋችን ሁሉ ነገራችን ነው ልሳናችንም በአፋችን ነው የሚወጣው ትንፋሽን በአፍ ነው የምናወጣው። እንዲሁም ምግብ የምናኝከው በአፋችን ነው ማለት ነው። ስለዚህ የምንናገረውም በአፋችን ነው። እንግዲህ የሰው ልጅ ይሁን እንስሳት ሁሉ ፍጥረታት አፍ ያለው ሁሉ ምግቡን የሚያኝከው በአፉ ነው። ምግቡም የሚያስገባው በአፉ ነው እንዲሁም ውሃ የሚጠጣ በአፉ ነው። የሚናገረው ወይ ደግሞ ምልክት የተለያዩ ድምፆችን የምናወጣው በአፋችን ነው ማለት ነው። ስለዚህ አፋችን ሁሉ ነገራችን ነው አፍ ከተዘጋ እንግዲህ መኖርም ላንችል እንችላለን ማለት ነው። ምክንያቱም የምንወስደው ምግብ በአፋችን ነው የምናስገባው። ትንፋሻችንም በአፍና በአፍንጫችን ነው የምናስወጣው። ነገር ግን በአፍ የምናደርገው ነገር በጣም ብዙ ነው ማለት ነው። ስለዚህ የሰው ልጅ አፋችን ለሰው ልጅ አፋችን ሁሉ ነገራችን ነው ማለት ይቻላል። ምግብ ካላኘክን አንውጠውም እንግዲህ አፋችን ካልከፈትንም ውሃን አንጠጣም ውሃ ካልጠጣን ደግሞ መኖርም አንችልም ምግብም ካልበላ መኖርም አንችልም። ስለዚህ አፋችን ማለት ህይወታችን ነው ማለት ይቻላል

አደጋ ስንል እንግዲህ ድንገት የሚሆን ነገር ነው አደጋ ማለት ሳይታሰብ በድንገት የሚፈጠር ነገር ነው ማለት ነው አደጋ የመኪና አደጋም ሊሆን ይችላል የአውሮፕላን አደጋ የመርከብ አደጋ። እንዲሁም የእሳት አደጋም ሊሆን ይችላል ማለት ነው አደጋ ሳናስበው የሚሆነው ነገር ነው። ሳናስበው የብዙ ሰው ህይወትን ሊያጠፋ ይችላል የብዙ ሰው አደጋ ሊያስከትል ይችላል። እንደ ሀገርም ብዙ ጉዳት ሊያመጣ ይችላል ማለት ነው። አደጋ ሲባል በግለሰቡ ስሙ የሚደርስ አደጋ ሊኖር ይችላል። የሞት አደጋ ሊያጋጥም ይችላል እንዲሁም የአካል መጉደል አደጋ ወይ አካል መጎዳት አደጋም ሊያጋጥም ይችላል ማለት ነው። ስለዚህ አደጋ ስንል ባብዛኛው ጊዜ በጣም አደጋኘት አደገኛ የሆነ በጉዳት ሊያመጣ የሚችል ነገር እየገለጽን ነው ማለት ነው። ስለዚህ አደጋን ከአደጋ ለመከላከል ራሳችንን የምናደርገው ጥረት እንዳለ ሁሉ ነገር ግን ጥረት እያደረግን ባለን በሰአት ከቁጥጥራችን ውጭ በሆነ መልኩ አደጋ ሊደርስብን ይችላል ማለት ነው። ስለዚህ አደጋ ከፈጣሪ ጋር ከአደጋ ይጠብቀን ብለን ጸሎት ከማድረግ ውጪ ምን ማድረግ አይቻልም። ምክንያቱም ከአደ አደጋ እያየኸው ወይ እየሰማኸው ላይመጣ አይችልም። ሳታስበው ድንገት ሊከሰት ይችላል ማለት ነው። ስለዚህ ከቁጥጥራችን ውጪ ወይ ደግሞ ከእኛ ፍላጎት ውጪም ሊሆን ይችላል ማለት ነው። ስለዚህ አደጋ ማለት ድንገት የሚከሰት ሳናስበው አደጋ ሊያደርስብን የሚችል በሰው ህይወት ላይ አደጋ ሊያመጣ የሚችል በንብረት ላይ አደጋ ሊያመጣ የሚችል የቃጠሎ ሊፈጥር የሚችል ስለዚህ በጣም በንብረትና በህይወት ውድመት ሊያመጣ የሚችል ነገር ነው ማለት ነው። ከዚህ ለመጠበቅ እንግዲህ ሁሉ ሰው እውቁ ሊሆን ይገባል አደጋ እንይደርስ ጥንቃቄ ሊያደርግ ይገባል። የምንጠቀማቸው ማቴሪያሎች ስናሽከርክር መኪና ስንነዳ ማለት ነው። ከአደጋ እንደሚኖር እያሰብን ካስከረከርን ጥንቃቄ ካደረግን አደጋን ልንከላከል እንችላለን ማለት ነው። እንዲሁም እሳት አደጋ እንዳይነሳ ጥንቃቄ ካደረግን የሚያቃጣጥሉ ነገሮችን በአደቀን ካስቀመጥን። ከአደጋ ልንጠበቅ እንችላለን ማለት ነው። ነገር ግን ከእነዚህ ውጪ እንዝላልን የምንሰራ ከሆነ ግን አደጋ ሊያጋጥም ይችላል ማለት ነው። በአደጋውም ብዙ ጉዳት ሊደርስ ይችላል። እንዲሁም በብዙ ንብረት በብዙ ንብረት ጉዳት ሊያመጣ ይችላል። በህይወት ላይም አደጋ ሊያመጣ ይችላል ማለት ነው

መስተካከያ ሲባል እንግዲህ አንድ ነገር ደግመህ መስራት እንደማለት ነው ደግመን የምንሰራው ነገር ብዙ ነገር ነው። የጽሁፍ ስራ ሊሆን ይችላል የመጀመሪያ የተሰራው ትክክል ሳይሆን ሲቀር ወይ መጨመር ሲኖርብን ወይ ደግሞ መቀነስ ሲኖርብን እንደግና የሚሰራበት ሂደት አለ ስለዚህ ይሄን ማስተካከያ ይባላል ማለት ነው። እንዲሁም በንግግር መልኩ የተላለፈው ነገር በሬዲዮ ወይ በቴሌቪዥን። በተለያየ መልኩ የተላለፈውን ነገር ለመስተካከል እንደገና ሲሰራ ማለት ነው ስለዚህ። የመጀመሪያው ስራ። ያላግባብ ወይ ደግሞ በስህተት የተላለፈ ወይ የተሰራ ነገር ከነበረ የመስተካከያ ስርዓት ተሰርቶለት ለሚዲያ ወይ ደግሞ ለተለያዩ ነገሮችን ይውላል ማለት ነው። መስተካከያ ሲባል በተለያየ መልኩ ልንፈጽመው እንችላለን እንዲሁም በመጠን በመጠን ወይ ደግሞ በብዛት በጥራትና በተለያዩ መልኩም ልናስተካክል እንችላለን ማለት ነው። ልንጨምርለት ወይ ልንቀንስለት እንችላለን። ይህ ማለት ለጥራቱን ትኩረት ሰጥተን የመጀመሪያው የነበረ ለገበያ የቀረበው ነገር። አርኪ ሳይሆን ሲቀር ተጨማሪ ተደርጎለት ወይ ተጨማሪ ዲዛይን ወጥቶለት ሊሰራ ይችላል ማለት ነው። ይህ መስተካከያ ተብሎ ሊወሰድ ይችላል ማለት ነው